የስራ ጊዜ ገደብ ይቀርባል ውጥረቱ እየጨመረ ነው ብዙ ነገሮች ማጠናቀቅ አለብኝ። ዘግይቼ እሰራለሁ ቡና መጠጣት እጨምራለሁ የአእምሮዬ ሁሌ እየሰራ ነው ትኩረት ማድረግ አለብኝ። የስልክ መልእክቶችም አላየሁም ሁሉም ጊዜ ለስራ ነው። ባልደረቦቼም እንዲሁ ናቸው። እርስ በራስ እንበረታታለን። ትንሽ ጊዜ ይቀርናል። በደንብ መስራት አለብን ስትቶች መኖር አይችሉም ጊዜው ሲደርስ እፎይታ ይሰማኛል። ግን አሁን መታገል አለብኝ

አዎ ሌሎቹን በደንብ ማበረታታት እችላለሁ። በስራዬም ይሁን በማንኛውም ነገር በምሰራቸው ስፖርት በጅምም ሲሆን የተለያዩ አሉኝ አብረውኝ ያሉ ጓደኞችን ስሩ ጠንከሩ በርቱ ወደፊት ለውጥ አለ። ሰው ማበረሰብ የምንችለው ደግሞ ብዙ ጊዜ የሌሎችን መፋካት እያሳየሁ ለምሳሌ አሁን አይ ሾው ስፒድ አለው እንዴት እየሆነ እንዳለ ወደፊት ምን እያደረገ እንዳሰበ ከልጅነቱ ጀምሮ እንዴት እንደተነሳ እንዴት እንደሆነ አሁንስ ምን ላይ ደረጃ እንዳለ ለሰዎች እነግራለሁ። በእንደዚህ አይነት ሰዎች እያስታወስኩ ነው። ጠንክራችሁ ከሰራችሁ እነዚ ሰውች የምሙሉ ጠንክራቸው በመስራታቸው ነው ይሁላ ደረጃ የደረሱ እናንተም ጠንክራችሁ ብትሰሩ የዚህ ደረጃ ትደርሳላችሁ እያሉ ማበረታት እችላለሁ።